ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው። ሁሌም እያወዳደርኩ እገኛለሁ ሌሎች ምን እያደረጉ እያየሁ። ይህ የአእምሮ ጤና ላይ ይጎዳል። መተግበሪያዎችን ሰርዣለሁ። ለአንድ ወር መሞከር እፈልጋለው። የእውነተኛ ህይወት ግንኙነቶችን አተኩራለሁ። ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለሁ። ባትክልት መስራት እችላለሁ። ጊዜን የተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል። ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም።